እኔ ዝናብ ሲዘንብ ከቤት ውጪ ካልሆንኩኝ እኛ ጃኬት ኮቶዬም ጃንጥላ እጠቀማለሁ እግሬን እንዳይነጥብ ተገቢ እንዳይረጥብ ተገቢ ጫማ እለብሳለሁ በዝናብ ውስጥ መሄድ ከተጠናቀቀ በኋላ ልብሴን እቀይራለሁና ሰውነቴን አደርቃለሁ ይሄ ከበሽታ ነው መከለከል ይረዳኛል ማለት ነው። ቤት ውስጥ ከሆንኩ ግን ዝናብ እንደ እረፍት ጊዜ እጠቀምበታለሁ መጽሐፍ አነባለሁ ሙዚቃ እሰማለሁ ወይም ከቤተሰብ ጋር እንወያያለን አንዳንድ ጊዜ ትኩስ ሻይና ቡና እንጣጣለን። ይህን ሰውነታችን ሞቅና ሞቃታማና መንፈሴን እንደ ደስልኝ ያደርጋል ማለት ነው። እንደ ዝናብ ሲይዘን ሲዘንብ አካባቢ እንጠብቃለሁ ውሃ እንዳይጎዳ መንገዱና መውጫውን እናመረምራለሁ አደጋ አለበት ቦታ ካየሁ ራሴን እንደሌሎች እጠነቀቃለሁ ማለት ነው። በአጠቃላይ ዝናብ ሲዘንብ ጤና የመጠበቅ የጊዜ አጠቃቀም ማሻሻልና አካባቢዬን መከብ መከመር እንዲገባ አደርጋለሁ ዝናብ ብቻ አይሆንም እረፍትም ሰላምና እርጥበት የሚያመጣ ተፈጥሮ አይበረከት ነው።

ዜናውን የማገኘው እኔ ከተለያዩ የማህበራዊ ሚዲያዎች ነው። አብዛኛው ቴሌቪዥን እንኳን ብዙ የመከታተል ልምድ የለኝም ነገር ግን ፌስቡክ እከታተላለሁ ፌስቡክ ላይ ቲክቶክ ላይ ቴሌግራም ላይ። የተለያዩ ማህበራዊ ሚዲያዎች አሉ ከእነሱ ማህበራዊ ሚዲያዎች ነው። ዜናውን የምከታተለው እንጂ እኔ ቴሌቪዥን እንኳን ተጠቃሚ አይደለም። ግን እነዚህ ማህበራዊ ሚዲያዎች ብዙ መረጃዎች ይሰጣሉ በተለይ ፌስቡክ በየሰአቱ በየጊዜው የሚወጡ አዳዲስ መረጃዎች ካሉ። ከዛ ነው መረጃዎችን የምወስድና የምሰበስበው ማለት ነው።

አዎ እኔ ከስራ ባልደረቦቼ ጋር ጥሩ ግንኙነት አለኝ። ይሄ ማለት ያው የስራ ቦታ ላይ ብዙ የስራ ባልደረቦች የሆኑኝ ጓደኞች የምላቸው አሉኝ። ከእነሱ ጋር ጥሩ የሚባል ግንኙነት ያለኝ ይሄ ማለት የማንኛውም ስራ እየተጋገዘን አንዳንዴ ስራ ከበድ ሲል ተጋግዘን እንሰራለን። ሌላ በተጨማሪ እኔ የከበደኝ ስራ ካለ ወይ እነሱ የሚከብዳቸው ነገር ካለ ተወያይተን ነገሮችን ለማስተካከል እንረዳዳለን። እንተጋገዛለን ማለት ነው። የሚከብዱ ነገር ካሉ በጋራ ነው የምንሰራው። ግንኙነታችን ጥሩ የግንኙነት ነው ያለን።

እኔ ልብስ የማጥበው በሳምንት አንድ ጊዜ ነው። ይህም የሆንበት ምክንያት ያው ተማሪም ሰራተኛም ስለሆንኩኝ አይመቸኝም በተለይ ከሰኞ እስከ አርብ ያለው ጊዜ በጣም ቢዚ የምሆንበት ጊዜ ስለሆነ ማለት ስራ ላይ እውላለሁ። እንደማንኛውም ጠዋት ገብቼ ማታ ነው የምወጣው ከዛ ደግሞ እንደገና ማታ ወጥቼ ደግሞ ወደ ትምህርት ቤት ስለምሄድ ራሴን ለማብቃት ራሴን ትምህርት ዝግጅቴን ለማሻሻል ጥራት ስለማደርግ አይመቸኝም። ስለዚህ ያው በሳምንት አንድ ቀን ቅዳሜ ቅዳሜ ነው። እኔ ልብስ የማጥበው

እኔ የምወደው መተግበሪያ ብዙ ነው። የመጀመሪያው ፌስቡክ ነው ፌስቡክ ያው ለአጠቃቀምም ምቹ ስለሆነ አንደኛ ፌስቡክ ነው። ሁለተኛ ዩቲዩብ ዩቲዩብም በጣም የምወደው መተግበሪያ ነው። ሌላ ደግሞ ሶስተኛ ቲክቶክ ነው። ሚታይ የለውም አጠር አጠር ያሉ መረጃዎችን ለማግኘት ሲል የሚረዳኝ እሱ። ሶስተኛው አራተኛ ደግሞ ቴሌግራም በጣም የምወደው መተግበሪያ ነው። እነዚህ ከማህበራዊ ሚዲያ የምወዷቸውና በደንብ በአግባቡ የምትጠቀሙባቸው መተግበሪያዎች ናቸው ማለት ነው። አብዛኛው የማህበራዊ ሚዲያዎች ይመቹኝና የምወዳቸው መተግበሪያዎች ናቸው።

አዎ በእንጨት እሳት ማብሰል አውቃለሁ። በተለይ አብዛኛው በሀገራችን የገጠራማ አካባቢዎች ምግብ የተለያዩ ስራዎችን ለመስራት ምግቦችን ለማብሰል የሚጠቀሙበት በእንጨት እሳት ነው። ብዙ ጊዜ የሚጠቀሙት አዎ አውቃለሁኝ ለምሳሌ እንጀራ ይጋገርበታል። ወጥ ይሰራበታል። ቡና ይፈላበታል። የተለያዩ ስራዎች በሰአት የሚሰሩ ስራዎች በእንጨት እሳት ነው። ብዙ ጊዜ የሚመስሉት አዎ ስለዚህ እኔ በእንጨት እሳት ማብሰል አውቃለሁኝ አዎ

የተለያዩ ብዙ መልእክት የመላላኪያ መተግበርያዎች አሉ። ነገር ግን እኔ መልእክት ለመላላክ የምትጠቀመው። መተግበሪያ አንደኛና ዋነኛው ብዙ ስራዎቼንም ቀለል አድርጎልኝ እንደሰራበት የሚያደርገኝ ዋነኛው ቴሌግራም ነው። እኔ በቴሌግራም ነው ብዙ መልእክቶችን የምላላከው

አዎ የድርጅቱን ባህል እወዳለሁ። ምክንያቱም የድርጅቱ ባህል ሀገራችን ላይ ካሉ የማንኛውም የተለያዩ አይነት ድርጅቶች አሉ። በእነዛ ድርጅቶች ማለት ተመሳሳይ የድርጅት ባህል ነው ያለው የተለየ ባህል የለውም። ስለዚህ ያው የድርጅቱን ባህል እወዳለሁ።

እኔ የምወደው የቀኑ ሰዓታት ውስጥ በተለይ ከስድስት ሰዓት እስከ ስምንት ሰዓት ያለው ሰዓት ነው። ይህ ሰዓት ያው ጠዋት ስራ ገብቼ ያው ከስራ በኋላ ያው የምሳ መመገቢያ ሰዓት ነው። በዛውም ደግሞ እረፍት የማደርግበት እና ጥሩ ጊዜ የማሳልፍበት ሰዓት ስለሆነ ከስድስት ሰዓት እስከ ስምንት ሰዓት ያለውን ሰዓት ነው የምወደው

የመጠጥ ውሃን የማገኘው በሁለት አይነት መንገድ ነው። አንደኛ ራሱን የቻለ የመጠጥ ውሃ የቧንቧ ውሃ አለ። ያው እሱ እንደ ሀገር እንደ ሀገራችን ኢትዮጵያ የምንጠቀምበት የውሃ አጠቃቀም ነው። ሲሆን ሌላኛው ሁለተኛው እነዚህ የታሸጉ ውሃዎች አሉ በተለያዩ ፋብሪካዎች ላይ ታሽገው የሚሸጡ የመጠጥ ውሃዎች አሉ። ያው የቧንቧ ውሃ በሌለበት ሰዓት እሱን የታሸገ ውሃ ገዝቼ ነው ብዙ ጊዜ የምጠቀመው። ስለዚህ ከቧንቧ ውሃና የታሸገ ውሃ ከሚሸጡ ፋብሪካዎች ነው። ብዙ ጊዜ የመጠጥ ውሃ የማገኘው ማለት ነው

አዎ የስልክን ካሜራ እጠቀማለሁ ምክንያቱም የምሰራው ስራ አብዛኛው ከፎቶ ጋር የተደገፉ ስራዎችን ስለምንሰራ የስልኬን ካሜራ በደንብ አድርጌ ነው የምጠቀመው። ፎቶዎችን ለማንሳት እጠቀምበታለሁ። ፎቶ ፎቶዎች አሁን የማነሳቸው ፎቶዎች የራሴን ፎቶ የተለያዩ መዝነኛ ቦታዎችም ሲሄድ ይሆን ጥሩ ማስታወሻ ሊሆኑ የሚችሉ ቦታዎች ሲሄድ ካሜራዬን ተጠቅሜ ነው። ብዙ ፎቶዎችን የማነሳው በተጨማሪ የቢሮ ስራዎች ሲኖሩ ግዴታ በካሜራ እያነሳሁ እያስቀረሁ ነው። ብዙ ስራዎችን የምሰራው እንደገና የስራው መሆኑ የግል ቪዲዮዎችን እቀርጽበታለሁ። የግል ያው እንደ ግል ሆኖ እንደ የተለያዩ ልቀርጻቸው ረጅም ጊዜ ሊቆዩልኝ ማስታወሻ ይሆኑኛል ብዬ የማስብባቸው ቦታዎች ሲኖሩ እቀርጻለሁ በተመሳሳይ ደግሞ የስራም ቪዲዮዎችን እቀርጻለሁ ማለት ነው። ስለዚህ በእነዚህ ሁለት አይነት መንገድ ነው የምጠቀመው

አዎ ገመድ መጠቀም አውቃለሁ። ገመድ እንደተለያዩ ነገሮች እጠቀማለሁ የመጀመሪያው እና ዋነኛው ስፖርት ለመስራት በተለይ እነዚህ ዝላዮችን ለመዝለል እጠቀምበታለሁ። እኔ ራሴ የምጠቀምበት እንደገና የአካባቢ ሰዎች ደግሞ አሁን በእኛ ሀገር ልብስ ለማስጣት አሁን ገመዶችን ወጥረን ነው ብዙ ጊዜ ልብሶችን የምናሰጣው። ገመድ እንደገና የተለያዩ ትላልቅ መኪናዎች ላይ ስራዎችን ለመወጠር ለማሰር ይጠቅማል። ኧረ ብዙ ጠቀሜታ ያለው ገመድ። ሀገር ነው ያልዘረዘርኳቸውና ያልተናገርኳቸው ነገሮች አሉ ብዙ አሉ። ስለዚህ ያው ገመድ መጠቀም አውቃለሁ

እኔ ቤቴን ማስውበት መንገድ ዋና እና ዋና ዋናው ነገር ቤት ለማስዋብ ዋነኛው እና አንደኛው የመጀመሪያው ነገር ጽዳት ነው። በደንብ አርጌ ነው ቤቴን ማጸዳው። ከሁሉም ከሁሉም ምንም ነገር ባይኖር ራሱ ቤት ከጸዳ ቤቱ ዋናኛው ጽዳት ነው። ሌላው ሁለተኛው ያልተነጠፉ አልጋዎች ካሉ ይነጠፋሉ። ያልተጣጠፉ ልብሶች ካሉ ይተጣጠፋሉ። ቦታ ያልያዙ ጫማዎች ካሉ በጫማ መደርደሪያዎች ላይ ይደረደራሉ። ልብሶችም በተመሳሳይ መግባት ባለበት ቦታ በየሻንጣው ላይ እንዲገቡ አደርጋለሁ እነዚህ የምጠቀምባቸው። የጽዳት መጠበቂያ እቃዎች አሉ እነሱን በአግባቡ እደርድራቸዋለሁ። አንዳንዴ ለማፍስያና ምጠቀሙባቸው እቃዎችን በተመሳሳይ ነሱን ቦታ ቦታ ይይዛሉ ማለት ነው። እኔ በዚህ መንገድ ነው። ቤቴን ማስበው

አዎ መስኮቴን እከፍታለሁ ክፍት አድርጌ የምተውበት ጊዜ አለ እሱም በተለይ አሁን ጠዋት ከመኝታ በምንነሳበት ሰዓት። ያው ቤት ተዘግቶ መስኮትን በሩም ተዘግቶ ስለሚያድር ያው ቤት የመሞቅና የተለያዩ ጠረን ሊያመጣ ስለሚችል። መስኮት መከፈት አለበት አየር ይገባል አየር ሲገባ ደግሞ ንጹህ አየር ነው ቤትም የሚገባበት ሰዓት። ውስጥ ታፍኖ የነበረው የታመቀው አየር ይወጣል ስለዚህ ጥሩ ጠረንና ነፋሻማ እንዲሆን ስለምፈልግ አየር። እንዲገባ ስለምፈልግ መስኮቴን በተለይ ጠዋት ጠዋት እስከ አራት ሰዓት ድረስ መስኮት ክፍት አድርጌ ነው የምቆየው ማለት ነው

እኔ የማስታውሰው ልዩ በዓል እንኳን የለኝም ምክንያቱም በእኛ ሀገር ብዙ አይነት በዓሎች አሉ እነዛ በዓሎች ሁሉ ጊዜ በየተደጋጋሚው የምናከብራቸው ስለሆኑ እንደ እኔ ልዩ ብዬ የማስታውሰው በዓል የለኝም። ሁሉንም ስለማስታውሰው ልዩ ብዬ የማስታውሰው በዓል የለኝም

እኔ የምወደው ከተማ የመጀመሪያው ድሬዳዋ ነው። ድሬዳዋ አየር ጸባይዋ በጣም ሞቃታማ የሆነች ከተማ ነች። በሀገራችን በኢትዮጵያ በስተምስራቅ የምትገኝ ከተማ ስትሆን አየሯ ሞቃታማ እንደውም የሰላምና የፍቅር ከተማ ነው የምትባለው። ያው ህዝቡ ማህበረሰቡ በፍቅር የሚኖር ማህበረሰብ መሆኑ ይታወቃል። የመጀመሪያ ድሬዳዋ ነች። ሁለተኛ አሁን ላይ የምኖርባት አዲስ አበባ ነች። አዲስ አበባ አየር ደስ የሚል አየር አላት ቀዝቀዝ ያለች አየር ነው ያላት። በቃ ብዙ ነገር ብፈልግም ማንኛውም ነገር የምፈልጋቸው ነገሮች በፈለኩበት ጊዜ የማገኝበት ቦታ ነው። አዲስ አበባ ሁለት እነዚህ በጣም የምወዳቸው ከተማዎች ናቸው

አዎ፣ ሽቶ እጠቀማለሁ። የምጠቀምበትም መንገድ መጀመሪያ ያው ሻወር በምወስድበት ሰዓት እጠቀማለሁ። እንደዚሁም ስራ፣ መዝናኛ የተለያዩ ቦታዎች ስወጣና ስንቀሳቀስ አስፈላጊ ስለሆነ እጠቀማለሁ። ጥሩ ጠረን እንዲኖረኝ፣ ጥሩ ሽታ እንዲኖረኝ ስለሚያደርግ ሽቶ እጠቀማለሁ።

በእኛ ባህል ሰርግ የሚከናወነው ሁለት የተጣ የተፈላለጉ ወንድና ሴት ካሉ በወንዱ ለሴቷ ቤተሰብ ሽምግልና ይልክለታል። ሽምግልና ማለት ያው ልጃችሁን ለልጃችን ይሰጠን ብለው ሽምግልና ይላካል። ሽምግልና ከተላከ በኋላ ያው ቤተሰብ የሚቀበል ከሆነ ፈቅደናል ልጃችንን ለልጃችሁ ፈቅደናል ብለው የሚሉ ብለው ከፈቀዱ ያው ሁለቱ የተፈላለጉት ወንድና ሴት ያው በትዳር ለመጣመር ዝግጅታቸውን ይጀምራሉ ማለት ነው። ከሽምግልና በኋላ ያው ሰርግ ይደገሳል ማለት ነው። ያው ሰርግ ከተደገሰ በኋላ በቃ ያው ሁለቱ ወንድና ሴት ያው የትዳር አጋር ይሆናሉ ይጋባሉ ማለት ነው። በዚህ መሰረት ነው። በእኛ ሀገር የሰርግ ባህላችን

ለስራ የምለብሰው ነው። ያው የቢሮ ሰራተኛ ሲኮን የቢሮ የቢሮን አለባበስ የሚወክል አለባበስ ነው። የምለብሰው አብዛኛው ጊዜ ቢሮ ላይ ስንገባ የሚለብሰው ልብሶች እነዚህ ጉርድና ሸሚዞች ያው ኮትም ጨምሮ እነዚህ ተደርጎ ነው። ጫማም ደግሞ ትንሽ ከፍታ ያላቸው ጫማዎችን አንድ ላይ አድርጌ ጉርድ ሸሚዞች እና ኮቶች አንደኛው እነዚህ ሶስቱም እንደዚህ አድርጌ ነው። ብዙ ጊዜ ልብስ የምለብሰው ማለት ነው

አዎ ምግቤ ለሌላ ሰው አካፍላለሁ በእኛ በኢትዮጵያ ባህል ምግብ ከያዝክ ግዴታ ብቻህን አትበላም። እንብላ ብለህ አብሮ ያለ ሰው ካለ ካለው ሰው ጋር ተካፍለህ ነው የምትበላው ምክንያቱም ተካፍሎ መብላት ባህላችን ነው። ተካፍለን በምንበላበት ሰዓት የበለጠ ፍቅራችን መተሳሰባችን ይጨምራል። መዋደዳችን ስለሚጨምር ያለንን ምግብ ተከፋፍለን ነው የምንበለው ስለዚህ ተካፍዬ መብላት በደንብ ነው የምወደው

አዎ ነገሮችን በስርዓት መቀመጥ አለባቸው ብዬ ነው የማስበው። እኔ ነገሮችን በስርዓት ማስቀመጥ እወዳለሁ የትም የልማድ ጊዜን ይቆጥባል ጭንቀትን ይቀንሳልና ስራን ቀለል ያደርግልኛል። ነገሮችን በተለመደ ቦታ ሲሆን መፈለግ አያስፈልግም ይሆን ለራሴ ጊዜንም ጉልበቴንም እንድቆጥብ ያደርገኛል ማለት ነው። ነገሮችን በስራ ማስቀመጥ በቤት ውስጥ ግልጽና ንጹህ አካባቢ ይፈጥራል። ልብሶች በመደርደር መጽሐፍ በመ በመደር የቤት እቃዎችን በተለመደው ቦታዎች ሲቀመጡ ቤቱ ያማረ ይመስላል ይሄ ጥሩ እይታና እንዲኖረው ያደርጋል ማለት ነው። በስርዓት መቀመጥ በስራ ላይ ውጤታማነትን ይጨምራል። የስራ ስነዶችን መሳሪያዎችን እና ዲጂታል ፋይሎችን በትክክል ሲደረጉ ስራ ፈጣን ይሆናል ነገር ግን ሁሉም ቦታው ሲኖረው ስራው መጀመር ቀላል ይሆናል ማለት ነው። ይሄ ልማድ ራስን መቆጣጠርን ያስተምራል። ሰው ነገሮችን በስርዓት ሲያደርግ እቅድ ማውጣት ይማራል ይሄን በሌሎች የወጥ መስኮት ላይ ያግዛል። ማለትም እንደዚሁም በስርዓት መኖር የአእምሮ ሰላም ያመጣል ማለት ነው። ነገሮችን በስርዓት ማስቀመጥ ጊዜን ያድናል ስራን ያቀላጥፋል እና ህይወትን ያሳምራል። ስለዚህ ይሄን ልማድ በእለታዊ ህይወታችን መተግበር አስፈላጊ ነው ብዬ ነው የምለው

ኧረ እኔ በመታጠቢያ ቤት ውስጥ በጭራሽ አልዘምርም። እኔ እንጃ ልምድም የለኝም፤ ያው ደስም ስለማይለኝ በመታጠሪያው ቤት ውስጥ ዘምሬ እንኳን አላውቅም። መዝሙር ስትዘምር ራሱን የቻለ የሚዘመርበት ቦታ አለ፤ ከዛ ውጭ ግን እነዚህ መታጠቢያ ቤት ውስጥ እኔ አልዘምርም።

እኔ ትርፍ ጊዜን የማሳልፈው አንደኛና የመጀመሪያው መጽሐፍ አነባለሁ። የተለያዩ ሙቪዎችን እከታተላለሁ ወይም ፊልሞችን አያለሁ። ሌላው ወክ አደርጋለሁ። ሌላው ደግሞ ያው የተለያዩ ማህበራዊ ሚዲያዎችን እጠቀማለሁ አዝናኝ ማህበራዊ ሚዲያዎችን እጠቀማለሁ። እነዚህ ብዙ ጊዜ በትርፍ ጊዜ የማደርጋቸው ነገሮች ናቸው

እኔ ብዙ ጊዜ የምወደው ጫማ ፍላት የሆኑ ጫማዎችን ነው የምወደው። ያው የስራ ሁኔታ አስገድዶኝ ትንሽ ከፍታ ያለባቸው ጫማዎችን ማድረግ ግዴታ ቢሆንብኝም ነገር ግን ያን ያህል ብዙ ምቾት አይሰጡኝም። ለኔ ምቾት የሚሰጡኝ ጫማዎች ፍላት ጫማዎች ሰንደል ጫማዎች እንደገና እነዚህ ሽፍን እስኒከር ጫማዎች አሉ እንደዛ እንደገና ቡትስ ሆኖ ፍላት የሆኑ አሉ ተረከዝ የሌላቸው ጫማችን። ምወደው

አዎ፤ ልብሶቼ በስርዓት የተቀመጡ ናቸው። አንደኛ ንጹህን እና የቆሸሸውን ለይቼ፤ በአግባቡ አጣጥፌ ነው የማስቀምጠው። የቆሸሸውም ያው መታጠብ ባለበት ሰዓት ስለሚታጠብ ንጹሆቹም እንደዛው በስነ ስርዓት ተደርድረው ነው የሚቀመጡት። ምክንያቱም ማንኛውም በየትኛውም ሰዓት ስፈልግ ለማግኘት እንዲመቸኝ፣ ጊዜንም ለመቆጠብ፣ ጉልበቴንም ለመቆጠብ ስለምፈልግ፤ እንደገና በአግባቡ ስርዓት ተይዘው ሲ ተይዘው ሲቀመጡ፤ የቤቴንም ውበት ስለሚጨምርልኝ አዎ፤ በስርዓት ተደርድረው የተቀመጡ ናቸው።

አዎ የጎረቤቶቼን ድምጽ እሰማለሁ ምክንያቱም ያው የምኖርበት አካባቢ እንደዚህ በአንድ ግቢ ውስጥ ከሃያ የማይበልጡ ሰዎች ያሉበት ግቢ ውስጥ ስለምኖር ያው ጎን ለጎን ከጎኔም ከግራም ከቀኝም ጎረቤቶች አሉኝ ስለዚህ ሲያወሩም የተለያየ ስራዎችንም ሲሰሩ ያው ጠዋት ማታም ስለምንገናኝ ስለምን ሰላምም ስለምንባባል የጎረቤቶቼን ድምጽ አዎ በቀላሉ ነው የምሰማው እሰማለሁ

አዎ በቡድን መስራት እወዳለሁ በቡድን መስራት ስራን ቀላልና ፈጣን ያደርግልናል። የሚከብዱ ስራዎች ምናልባት ይከብዳሉ ብለን የምናስባቸው ስራዎች ካሉ። ስራዎችን ቀላል አድርገን ለመስራት። በቡድን መስራት አስፈላጊ ነው ቢዬም ስላማስብ። እወዳለሁ የትኛውንም ስራ። በጋራ ሲሰራ ስራውን ቀላልም ፈጣንም ጊዜንም ጉልበትንም ለመቆጠብ ስለሚረዳ እንደዚሁም ጭንቀትንም ይቀንሳል። እኔ በግሌ ልሰራው የማልችለው ነገር በጋራ በምሰራበት ሰዓት ሁሉ ነገር ቀለል ስለሚልልኝ። አዎ በቡድን መስራት እወዳለሁ

እኔ ያለኝ ልዩ ችሎታ መረጃ በፍጥነት መረዳት ነው። እና ለሰዎች በቀላሉ እንድረዱ መግለጽ ነው። የተወሳሰቡ ሀሳቦችን ቀለል ባለ ቃላት በመጠቀም ማብራራት እችላለሁ ይህም ተማሪዎች መምህራን እና ለተለያዩ ሰዎች መረጃን በቀላሉ እንዲያገኙ ይረዳቸዋል ብዬ አስባለሁ። እንዲሁም በተለየ በተለያዩ ጉዳዮች ላይ ፈጣን መፍትሄ ማቅረብ የሚችለኝ ሰዎች ሲጠይቁኝ ችግሮች አልመለከትም ምን ሲሆን እናመለክታለሁ ከዛ ተግባራዊውና ውጤታማ መፍትሄ አገነባለው። ይህ በትምህርት በስራና በእለት እለት ህይወት ብዙ ጠቃሚ ነው። በተጨማሪም ትዕግስት ያለኝ መሆኔ አንዱን ልዩ ችሎታዬ ነው። ሰዎች በጥንቃቄ እሰማለሁ የሚፈልጉትን እረዳለሁ እና እንዲያበረታቱኝ አበረታታቸዋለሁ ይህ ችሎታ በግንኙነት መገንባት እና በቡድን ስራ ውጤት ለማምጣት በጣም አስፈላጊ ነው ብዬ አስባለው። ልዩ ችሎታ ሰዎችን በእውቀት መርዳት ችግሮችን እንዲፈቱ መደገፍ እና በቀላል እና በቀላል እና በተረዱት መንገድ መምራት ነውና ይሄ ችሎታ ለማንኛውም ማህበረሰብ ተጠቃሚ መሆኑን እመኛለሁ። እኔ ልዩ ችሎታ ብዬ የምለው የቶሎ ፈጥኖ የመረዳት ነገር ነው ብዬ ነው የማስበው።

እኔ በጣም የምወደው ፊልም ዘ ፐርሲዩት ኦፍ ሃፒነስ የሚለው ፊልም ነው የምወደው ይሄ ፊልም የተስፋ የጽናት እና የከባድ ችግሮችን በመቋቋም ስኬት ማግኘት ስለሚያሳይ በጣም ያስደስተኛል። ታሪኩ ክሪስ ጋርዳን የተባለ አባት ህይወቱን ለልጁ ሲሰጥና በከባድ ደህንነት ውስጥ ሳለ ተስፋ ሳይቆርጥ እንዴት እንደሚታገል ያሳያል። በፊልም ውስጥ የሚታዩት የአባትና የልጅ ግንኙነት በጣም ልብ የሚነካ ነው። ክሪች በራሱ ላይ ብዙ ጫና ቢኖረው ልጁን ከተስፋና ከህልም እንዳይርቅ ያበረታታዋል ህልሙን እንዳይተውና የሚል መልእክት በፊቱ በፊልሙ ሁሉ ይታያል ይህም ለተመልካቾች ታላቅ ትምህርት ይሰጣል። ብዬ አስባለሁ እንደዚህ ፊልሙ ስኬት ቀላል እንደማይበት ስኬት በቀላል መንገድ እንደማይመጣ ግን በጽናት በጥጋትና በእምነት መድረስ እንደሚቻል ያሳያል። ክሪስት ብዙ ጊዜ ይወድቃል ግን ሁል ጊዜም ዳግም ይነሳል ይሄ ነገር በህይወት ችግር ውስጥ ላሉ ሰዎች ትልቅ መንፈሳዊ ሀይል ይሆናል። ብዬ አስባለሁ። በመጨረሻ ዘ ፐር ስዩት ኦፍ ሃፕነስ ለኔ መዝናኛ ብቻ ያልሆነ ፊልም ነው ህይወትን እንዴት መቋቋም እና ተስፋ እንዴት መጠበቅ እንደሚገባ የሚያስተምር ትምህርት ነው። ስለዚህ ይህ ፊልም ሁል ጊዜ በልቤ ውስጥ ልዩ ቦታ አለው።

የአካል ብቃት እንቅስቃሴ አደርጋለሁ ግን ዴይሊ ሳይሆን በሳምንት ሁለት ቀን እሱም እሮብና ቅዳሜ ነው። የአካል ብቃት እንቅስቃሴ የማደርገው ያው የአካል ብቃት እንቅስቃሴ አንደኛ ለጤናችንም ጥሩ ነው። ሰውነታችንም ለመገንባት የተጠራቀሙ ስቦችንም ለማቃጠል ጥሩ ስለሆነ የአካል ብቃት እንቅስቃሴ ያው በሳምንት ሁለት ቀን አደርጋለሁ።

አዎ በእጅ የሚሰራ ስራ ማድረግ እችላለሁ። እና ይሄ ስራ በጣም እወደዋለሁ በእጅ ስራ መስራት ትዕግስት ትኩረት እና ፈጠራ ፈጠራን የሚፈልግ ሲሆን እነዚህ ባህሪያት በእኔ ውስጥ እንዳሉ አስባለሁ ለምሳሌ መስራት መስፋት መቀነስ ከቀለምና እና ከእንጨት ጋር መስራት ያሉ ስራዎችን በደስተ ፈጽማለሁ በእጅ ስራ ውስጥ ትልቁ ጥቅም ሰው ራሱን በፈጠራ መግለጽ መቻለ ነው። አንድ ነገር ከመጀመሪያ ጀምሮ በእጅ ስራ ሲሰራ መመልከቱ እጅግ የሚያስደስት ስራ ነው። ይህ ሂደት አይምሮን ያረጋጋል ጭንቀት ያጠፋል እና ሰውነታችንን ታጋሽ ያደርገዋል ማለት ነው። እንደዚሁም በእጅ ሚሰራ ስራ ለህይወት ጠቃሚ ነው። ሰዎች በእለት ተእለት የሚጠቀሙባቸው ነገሮች ራሳቸውን ሲያዘጋጁ ወጪን ይቆጥባሉ። እንደዚሁም የራሳቸውን ችሎታ ያዳብራል ለምሳሌ ቀላል የቤት እቃ መጠገን ወይም ቀላል ጌጣጌጥ መስራት በጣም ጠቃሚ ነው። በአጠቃላይ በእጅ የሚሰራ ስራ ማድረግ ችሎታ ለእኔ ጊዜ ማሳለፊያ ብቻ አይደለም። ራሴን ለማሻሻል ፈጠራዬንም የበለጠ ለማበረታታት እና ሌሎችን ለመርዳት የሚረዳ አስፈላጊ ችሎታ ነው። ስለዚህ በእጅ ስራ መስራት ሁል ጊዜ በህይወት ውስጥ ትልቅ ትልቅና ልዩ ቦታ አለው።

የሰራዬ ቦታ የተደራጀ፣ ጸጥ ያለና ለስራ ተመቺ የሆነ ቦታ ነው። እኔ ስራ ለማከናወን ስጀምር፤ ንጹ ንጽህነት እና ስርዓትን በጣም አስፈላጊ መሆናቸውን አውቃለሁ። ስለዚህ ስራ ጠረጴዛዬ ላይ የሚያስፈልጉኝን ነገሮች ብቻ አሉ። ሌሎች የማያስፈልጉኝ ነገሮች ከእይታ ውጪ ተደርገው ነው የሚቀመጡት። ይሄ ትኩረቴን እንዳይበታተን ይረዳኛል። ስራቦታዬ ውስጥ ብርሃን እና አየር መውጫ ጥሩ ናቸው። ብርሃን በቂ መሆን የአይኔን እንዳይደክምና ያደርጋል። የአየር መውጫ መኖሩ ደግሞ አይምሮን ንቁ ያደርገዋል ማለት ነው። አንዳንድ ጊዜ ትንሽ የተፈጥሮ ነገር እንዳአበባ ወይም አረንጓዴ እጨምራለሁ። ይሄም ስራ ላይ ስሜቴ እንዲረጋጋ ያግዘኛል ማለት ነው። እንደዚህም የስራ ቦታዬ ጸጥ ያለ መሆኑ በጣም አስፈላጊ ነው። ብዙ ድምጽ ያለበት ቦታ ትኩረቴ ስለሚበላሽ ስለሚበታተንም፤ ስለዚህ ከተቻለ ጸጥ ያለ አካባቢ እመርጣለሁ። አንዳንድ ጊዜ ቀላል ሙዚቃ በዝቅተኛ ድምጽ መስማት ያስደስተኛል፤ ነገር ግን ቃል ያለበት ሙዚቃ ልመርጥም በመጨረሻ የስራ ቦታዬ ለኔ ስራ ብቻ የማደርግበት ቦታ ሳይሆን፤ ሀሳብ ማመነጭበት፣ እንቅስቃሴዬን የማቀነባብርበት እና ራሴን የማሻሽልበት ቦታ ነው። እንግዲህ የተደራጀ ጤናማ እና አስተዋጽኦ የሚሰጥ የስራ ቦታ መኖሩ ለስኬት ቁልፉ ነው።

እኔ ከፀሀይ ራሴን የምጠብቅበት መንገድ ከፀሀይ መጠበቅ ለጤና በጣም አስፈላጊ ነው ፀሀይ ሙቀትና ብርሃን። እኔ ከፀሀይ ራሴን የምጠብቅበት መንገድ ከፀሀይ መጠበቅ ለጤና በጣም አስፈላጊ ነው ፀሀይ ሙቀትና ብርሃን። ስለዚህ እኔ ከፀሀይ ለመጠበቅ ብዙ መንገዶችን እጠቀማለሁ። መጀመሪያ ቀጥታ የፀሀይ ብርሃን በጣም በሚበዛበት ሰዓት በተለይ ከቀኑ አምስት ሰዓት እስከ ቀኑ ዘጠኝ ሰዓት ድረስ ውጪ መቆየትን። እንደሚቻል አውቃለሁ ግን እቀንሳለሁ ካልቻልኩም ጥላ ያለበት ቦታ እመርጣለሁ። ይህም ፀሀይ በቀጥታ እንዳትመታኝ ይረዳኛል ማለት ነው። ሁለተኛው ተገቢ ልብስ እለብሳለሁ። ከፀሀይ በመጠበቅ ውስጥ ትልቅ ሚና አለው ረጅም እጄ ያላቸው ለብስ ራስን የሚከድን ኮፍያ እና አይንን የሚጠብቅ መነፀር እጠቀማለሁ። እነዚህ ነገሮች ፀሀይ በቀጥታ እንዳይነካኝ ያደርገኛል ማለት ነው። ሌላው የፀሀይ መከላከያ ቅባት ወይም ሰልስክሪም በመጠቀም መጠቀም እጅግ አስፈላጊ ነው። ከቤት ስወጣ በፊቴ በቁዳዬ ላይ እቀባለሁ እና ከዛ ከብዙ ሰዓት በኋላ ደግሜም ለመቀባት እሞክራለሁ። ይሄ ቆዳዬን ከመቃጠል እና ከሌሎች ጉዳይ ይጠብቅልኛል ማለት ነው። እንደዚሁም ብዙ ውሃ መጠጣት አረሳም። ፀሀይ ሲበሳ አካል ፈጣን ውሃ ያጣል። ስለዚህ ብዙ ውሃ መጠጣት እና ከሙቀት መቁደጥ ይከለክላል። እና በአጠቃላይ ከፀሀይ መጠበቅ ማለት ራሴን መንከባከብ ማለት ነው። እነዚህ መንገዶችን በመከተል ጤናዬን እጠብቃለሁ። ፀሀይን በመጠን እጠቀምበታለሁ እንጂ በጉዳት እንኳን አይሆንም።

አዎ መብረቅ እፈራለሁ ነው። ምክንያቱም ይከፍተኛል ፍጥነት ያለው የተፈጥሮ ክስተት ስለሆነ ስለሆነ መብረቅ በአየር ውስጥ ኤሌክትሪክ ሀይል ሲሰበሰብ በድንገት ሲፈታ ይከሰታል። እና ይሄ ፍጥነቱ እና ሀይሉ ሰውን እና አንሳትን ንብረትን ለመጉደት ይችላል። መብረቅ በሚመጣበት ጊዜ እጂግ ከፍተኛ ሙቀት ያመነጫል። አንዳንድ ጊዜ እሳት ሊነሳ ይችላል ዛፎች ሊቃጠል ወይም ህንፃዎችን ሊጎዳ ይችላል። እንዲሁም ከመብረቅ ጋር የሚመጣው ድምጽ ነጎድጓድ ሰዎችን ሊያስፈራ ይችላል። በተለይ ደግሞ ህፃናትና አረጋውያንን በተጨማሪ መብረቅ በከፍተኛ ቦታ ላይ ለሚገኙ ሰዎች በጣም አደገኛ ነው። በመስክ በኮረብታ በዛፍን ስር ወይም በውሃ አቅራቢያ መቆየት አደገኛ ሊሆን ይችላል። ስለዚህ መብረቅ ሲኖር ወደ ደህንነት ያለበት ቦታ መግባት እጅግ አስፈላጊ ነው። ነገር ግን መብረቅ ቢሆንም መጠንቀቅ መደንቀቅ መደንቀቅ ያለው የተፈጥሮ ያለው አየር ነው ለመመዘን እና ለተፈጥሮ ሚዛን ጠቃሚ ሚና አለው ሰው ሲያውቀው እና ሲጠነቀቅ ግን አደጋው ከአደጋው መዳን ይቻላል። በአጠቃላይ መብረቅ ፈራ ነው ማለት ፍርሃት ብቻ ሳይሆን ጥንቃቄ እንዲኖር የሚያስጠነቅቅ መልእክት ነው። ስለዚህ መብረቅ በሚኖርበት ጊዜ መጠንቀቅ መመሪያዎችን መከተል እና ራሳችንን መጠበቅ አስፈላጊ ነው።

አዎ ኮምፒውተር መጠቀም እችላለሁ አብዛኛው የምሰራቸው ስራዎች በኮምፒውተር የሚሰሩ ናቸው በቢሮ ውስጥም በትምህርትም ላይ ኮምፒውተር በተጠቀም ነው ስራዎችን የምሰራው ኮምፒውተር። አሁን ካለንበት ቴክኖሎጂ አንፃር በጣም ወሳኝ እና አስፈላጊ ነገር ነው። የተለያዩ ጽሁፎችን ለመጻፍ የተለያዩ ስራዎችን ለመስራት ኮምፒውተር በጣም አስፈላጊ ነው። ስለዚህ እኔ ኮምፒውተር መጠቀም እችላለሁ በደንብ አድርጌ በኮምፒውተር መስራት እችላለሁ እሰራለሁ በሱም ስለምሰራ ደይሊ የለት ተእለት ስራዬ በኮምፒውተር ስለሆነ በደንብ አድርጌ ነው የምጠቀመው

እኔ ቅርጫት የለኝም ነገር ግን ቅርጫትን ይዘው የሚጠቀሙ ሰዎች በአካባቢዬ አያለሁ ለምሳሌ አሁን የተለያዩ ቅርጫትን ለተለያዩ ስራ የሚያውሉ ሰዎች አይቻለሁ ሲጠቀሙበት ለምሳሌ እንቁላል እንቁላሎችን ለመያዣውን ይጠቀማሉ። አንዳንድ ጊዜ የቆሸሹ ልብሶች ምናምን ምናምንም ለማተራቀም ቅርጫትን ሲጠቀሙ አያለው በአካባቢ ሲጠቀሙ አያለው። እንጂ እኔ እንኳን ቅርጫት የለኝም

አዎ በባዶ እግሬ ተራምጄ እያውቃለሁ እሱም የተራመድኩበት ጊዜ አሁን ባለሁበት እድሜ ሳይሆን በፊት ህፃን ልጅ እያለሁ በባዶ እግሬ እራመድ ነበረ ያው ያን ጊዜ ልጅነትም ስለሆነ ብራመድም ምንም ምንም ብል ምንም አይነት ስሜት የለውም። ማለት አሁን ላይ ባለሁበት ሁኔታ በባዶ አግሬ መራመድ ብሞክር በጣም ያመኛልም ይስ ያሳቅቀኛልም መራመድም ራሱ አልችልም። ግን ድሮ ላይ ልጅ እያለሁ በባዶ እግሬ እንቀሳቀሳለሁ እና መራመድ እችላለሁ በደንብ። እና እችል ነበረ ልጅ እያለሁ እና ጥሩ እንቅስቃሴ ነበረኝ በባዶ እግሬ መራመድን አውቃለሁ። ልጅ እያለሁ ተራምጃለሁኝ

አዎ የመስመር ላይ ገዢ ነኝ አሁን ላይ ቴክኖሎጂ በጣም የተስፋፋበት ጊዜ ላይ ነው ያለነው አብዛኛው እቃዎች የሚሸጡት በዲጂታል ማርኬቲንግ ነው። ዲጂታል ማርኬቲንግ ደግሞ በብዙ ደረጃ ኑሮአችንን ሁሉ ነገራችንን ቀለል አድርጎልናል የትም መሄድ ሳይጠበቅብን ቤታችን ቁጭ ብለን ማንኛውንም እቃ የፈለግነውን አይነት እቃ መርጠን በብዛት የፈለግንበት ያለንበት ቦታ እንዲደርስልን እናደርጋለን። ስለዚህ እኔ በመስመር ላይ ግዢ በደንብ ነው የምጠቀመው የተለያዩ ልብሶችን አንዳንድ አስፈላጊ እቃዎች እንደዚህ ሰዓት ጫማዎች የተለያዩ ጌጣጌጦችን በመስመር ላይ ነው ብዙ ጊዜ ግዢ ምፈጽመው። እና በመስመር ላይ ገዢ ነኝ አዎ እጠቀማለሁ

እኔ ማታ ከስራ መልስ እንደተመለስኩኝ ያው ድካም ይኖረዋል። ነገር ግን ልክ መስራት እንደተመለስኩ ቀን የለበስኩትን ልብስ አወልቃለሁ ልብሴን ካወላለኩ በኋላ ሻወር እወስዳለሁ። ያው ሻወር ወስጄ ከጨረስኩ በኋላ ቀጥታ ወደ ምግብ ማብሰል ምገባው ያው እራት መመገብ ስላለብኝ ቆንጆ ምግብ አዘጋጃለሁ። ምግብ ካዘጋጀው በኋላ እራቴን በደንብ አድርጌ በልቼ ከጨረስኩ በኋላ አንዳንድ የተለያዩ ማህበራዊ ሚዲያዎች ላይ ገብቼ ምን አዲስ ነገር እንዳለ። አዳዲስ ዜናዎች ካሉ እነሱ እያየሁኝ አዳዲስ ነገር አዳዲስ መረጃ ካለ መረጃዎችን እሰበስባለሁ። ያው በስተመጨረሻ እሱን ከጨረስኩ በኋላ ጸሎት አድርጌ ወደ መኝታዬ እሄዳለሁ። ማለት ነው

አዎ በምንጣፍ ላይ እቀመጣለሁ ያም ያልኩበት ምክንያት በርግጥ እኛም ካለን ከመጣሁበት አካባቢ እንደዚህ መሬት ላይ መቀመጥ ለምንድን? ስላለ መሬት ላይ ምንጣፈን አንጥፌ ብዙ ጊዜ ስቀመጥ በጣም ነው ደስ የሚለኝ መቾት ይሰጠኛል ያው እንደ ልቤ ዘና ብዬ ፈታ ብዬ ነው የምቀመጠው። እና እኔ በምንጠፍ ላይ እቀመጣለሁ ምቾት የበለጠ ምቾት ስለሚሰጠኝ ፍሪ ስለሚያደርገኝ በቃ ነፃናት ስለሚሰማኝ ምንጣፍ ላይ እቀመጣለሁ

አዎ የመንገድ ላይ ስሞችን አውቃለሁና ይሄ ነገር በለተለት ህይወቴ በጣም ጠቃሚ ነው የመንገድ ስም ማውቅ ሰው ራሱ የሚኖርበት አከባቢ እንዲያውቅ ብቻ ሳይሆን ከሌሎች ጋር ግንኙነት ለመፍጠር እና አገልግሎት ለማግኘት ይረዳል። የመንገድ ስም ማወቅ አድራሻዬን በቀላሉ ለሌሎች መብራራት ያስችለኛል። እንግዶች ጓደኞች ወይም የአግልግሎት ሰጪዎች ሲመጡ መንገዴን በትክክል መመሪያ ማሳየት እችላለው። ይሄ ጊዜ ይሄንን እና ጊዜን ይቆጥባል ውድቀትንም ይቀንሳል ማለት ነው። የመንገድ ስም ማወቅ በድንገተኛ ጊዜ እጅግ አስፈላጊ ነው። ሰዓት ህመም ወይም ሌላ አደጋ ቢከሰት ለአገልግሎት ሰጪዎች ትክክለኛ መረጃ ለመስጠት ያገለግላል ማለት ነው። ይሄ ነገር ህይወቴን ሊያድን ችሏል። ስለዚህ ቀላል ቢመስልም ትልቅ አስፈላጊ አስፈላጊነት አለ እንደዚሁም የመንገድ ስም ማወቅ ሰው ከአካባቢው ጋር እንዲቀላቀል ያደርገዋል ያግዘዋል መንገዱ ታሪክ ወይም ትርጉም ካለው ሰው ስሙ የአከባቢውን ባህልና ታሪክ ማወቅ ያስችላል። ይህም ሰውን በሚኖርበት ቦታ ላይ የታዘዘ በስሜት እንዲኖር ያደርጋሉ እና ያው አንግዲህ ስም ማወቅ ቀላል ነገር ብመስልም በተግባር በጣም በጣም ጠቃሚ ነው። ለግንኙነት ለደህንነት እና ለቀላል ኑሮ ያግዘኛል ስለዚህ ሰው የሚኖርበትን መንገድ ስም ማወቅ አስፈላጊ እንደሆነ አምናለሁ።

አዎ በመስመር ላይ እማራለሁ በመስመር ላይ መማር ማለት ትምህርት ቤት ሄደን ብዙ ወጪ አዉተን ከምንማረው ይልቅ መስመር ላይ መማር ብዙ ነገሮችን እንድንቆጥብ ያረዳናል ይረዳናል አንደኛ ጊዜያችንን እንቆጥባለን ሁለተኛ ገንዘብች ሁለተኛ ጉልበታችንን እንቆጥባለን ማለት ነው። በመስመር ላይ ብዙ ትምህርቶች አሉ ከዛ ከምማራቸው ትምህርቶች ውስጥ ትምህርቶች ውስጥ አንዱ ቪዲዮ ኤዲቲንግ ነው። እኔ ቪዲዮ ኤዲቲንግ በመስመር ላይ እማራለሁ ኦንላይን ማለት ነው። ስለዚህ ይሄ ኑሮዬን ቀለል አድርጎኛል ጊዜዬን በአግባቡ እንድትጠቀም ትኩረት ሰጥቼም ራሴን እንዳበረታታና ራሴን ወደተሻለው መንገድ እንዳደርስ ለኔ ረድቶኛል ማለት ነው። በመስመር ላይ እማራለሁ

እኔ የምወደው የተለያየን ሽቶዎች አሉ ሽታዎች አሉ ከእዛ ውስጥ አንደኛው ሽቶ ነው። ሽቶ ጥሩ ማዕዛና ጥሩ ጠረን ስላለው መንፈስን የማዳስ ባህሪ ስላለው አንደኛ ሽቶ እጠቀማለሁ ሽቶ እወዳለሁ። ሁለተኛ የነዳጅ ሽታ በጣም ነው ደስ የሚለኝ አላውቅም በርግጥ ልክ እንዳልሆነ ይገባኛል ግን። ነዳት የነዳጅ ሽታ በጣም ነው ደስ የሚለኝ ይሄ። ከምንም በላይ ነው በጣም ነው የሚያስደስተኝ ደስተኛ ነኝ በሱ።

አዎ የወተት ተዋጽኦ እወዳለሁ እነዚህም ከሆነ የምወዳቸው የወተት ተዋጽኦ አይነቶች አንደኛው ወተት ነው ኖርማል ወተት አፍልቶ መጠቀም እሱን እወዳለሁ። ሁለተኛ እርጎ እርጎ ተረግቶ በሚጠጣበት ሰዓት ቆንጆ ስለሆነ እሱንም እወዳለሁ። ሶስተኛ አይብ አይብም ቆንጆ ነው ከወተት ተዋጽኦ የሚገኝ ነገር ስለሆነ እሱንም እወዳለሁ። ሌላው በመጨረሻ የምወደው ቺዝ ነው። ቺዝ በተለይ ለምግብ ማባያነት በጣም ቆንጆ ስለሆነ ቺዝን በጣም ነው የምወደው እወዳለሁ በአጠቃላይ የወተት ተዋጽኦችን እወዳለሁ

እኔ ተጉዤባቸው የማውቃቸው ቦታዎች ብዙ ቦታ አሉ በስራ ምክንያት ተጉዤ አውቃለሁ። ለምሳሌ ወደ ድሬዳዋ አሁን ያለሁት አዲስ አበባ ነው። ግን ወደ ድሬዳዋ እጓዛለሁ። ከድሬዳዋ አልፌ በተመሳሳይ ወደ ደወሌ ወደ ምስራቅ እንደዛ ሀረር በተመሳሳይ ጂጂጋ ም ተጉዠ አውቃለሁ። እነዚህ በስራ የተንቀሳቀስኩባቸው ቦታዎች ናቸው። ሌላ ቦታ ደግሞ ወደ ሀዋሳ ከሀዋሳም ደግሞ አለፍ ብለን አፖስቶ የምንለው ቦታ አለ ከተማ አለች የዛ ትንሽዬ ከተማ እዛም ለስራ ተንቀሳቅሼ አውቃለሁ። ሌላው ደግሞ ዋነኛው እና የመጨረሻው ደግሞ የኢትዮጵያ ህዳሴ ግድብ እሱ እሱ ቦታ ላይ እዛ ከአንድም ሁለት ጊዜ ተጉዤ ተጉዤ አውቃለሁ። ማለት ነው እነዚህ የተጓዝኩባቸው ቦታዎች ናቸው። ሌላው ተጨማሪ ደግሞ አፋር ክልል አሁን ወደዛም አፋር ክልል ሙሉ የአፋር ክልል ተጉዤበታለሁ ሙሉ ለሙሉ ክልሉን አውቀዋለሁ። ወደዛ አካባቢም በስራ ምክንያት ተጉዠ አውቃለሁ። ወደዚህ ወደ ደብረ ብርሃን ወደ አማራ ክልል ደብረ ብርሃን አካባቢ ተጉዠ አውቃለሁ። እነዚህ የተጓዝኩባቸው ቦታዎች ናቸው

አዎ ገንዘብ እቆጥባለሁ ያው ገንዘብ መቆጠብ ወሳኝና አስፈላጊ ነው ብዬ ስለማስብ ገንዘብ እቆጥራለሁ እቆጥባለሁ ካለችኝ ከማገኛት ከምትከፈለኝ ደሞዝ የምጠቀመውን ተጠቅሜ ለራሴ የሚያስፈልገኝን ነገር ወጪዬን አውጥቼ ከወጪ ቀሪ የምተቆጥባት በየወሩ አለኝ ማለት ነው ስለዚህ ገንዘብ መቆጠብ ግዴታ ነው እቆጥባለሁኝ አዎ

አዎ ለስራ ብዙ ቦታዎች ተጉዣለሁ ቅድም ገልጬዋለሁ አሁንም ደግሜ እገልጻለሁ ለስራ ብዙ ቦታ ተጉዣለሁ ወደ ድሬዳዋ ወደ ደወሌ አፋር ክልል። ወደዚህ ወደ ሀዋሳ ወደ ህዳሴ ግድብ ህዳሴ ግድብ ወደ ቤንሻንጉል ጉምስ ክልል እዛ አካባቢ ነው ያለው ህዳሴው ወደዛ አካባቢ እነዚህ ለስራ የተጓዝኩባቸው ቦታዎች ናቸው ማለት ነው

እኔ ጭንቀት ሲሰማኝ በጣም ነው ጥሩ ስሜት አይሰማኝም ነገር ግን ጭንቀት ሲሰማኝ እኔ የማደርገው ነገር የመጀመሪያውና ዋናኛው ነገር ጸሎት ነው። ጸሎት አደርጋለሁ ጸሎት ማድረግ ከእግዚአብሔር ጋር መገናኘት ትልቅ ዋና እና ዋና ነገር ነው ከእግዚአብሔር ጋር ማውራት መቻል እኔ ኑሮዬ ነው ህይወቴ ነው ሁሉ ነገር ቀለል የሚያደርግልኝ ጸሎት ስለሆነ ከእግዚአብሔር ጋር በተለይ ጭንቀት በሚሰማኝ ሰዓት ጸሎት አደርጋለሁ። በተጨማሪ ራሴን ለማረጋጋት እሞክራለሁ ከዛ ወክ አደርጋለሁ። እና ስፖርት እሰራለሁ እነዚህ ናቸው ጭንቀት ሲሰማኝ የማደርጋቸው ነገር ማለት ነው

በቤቴ ውስጥ እኔ ልዩ መቀመጫ እንኳን የለኝም። ግን ያው ከቤቴ ውጪ ጎረቤቶች የአካባቢ ሰዎች የሚጠቀሙት የተለያዩ ልዩ መቀመጫዎች አሉ። እኔጋ ያሉ ፕላስቲክ መቀመጫዎች ሆነው ኖርማል ዝም ብሎ ሰው ለመቀመጫነት የሚጠቀማቸው አይነት መቀመጫዎች ናቸው። እንጂ ያሉኝ እኔ የተለየ ልዩ መቀመጫ የለኝም

እኔ ስሜቴን በፊቴ ላይ አላሳይም ብዙ ነገሬን በውስጥ አምቄ የመያዝ ችሎታ ስላለኝ ስሜቴን በፊት በፊቴ ላይ አላሳየም ምክንያቱም ሰው እንዲያውቅብኝ አልፈልግም። ችግርም ፈተናም የተለያዩ ነገሮች ስሜታው ስሜቴን የሚነኩ ነገሮች ካሉ በውስጤ ዋጥ አድርጌ ደብቄ ለመያዝ ነው የምሞክረው እንጂ። ስሜቴን ፊቴ ላይ ማሳየት አልወድም አላሳየም።

እኔ በእለት ተእለት ህይወቴ በስራዬ ላይ የተለያዩ መሰሪያዎችን እጠቀማለሁ እነዚህ መሳሪያዎች ስራዬን ቀለል ለማድረግ ያግዙኛል ጊዜዬን ለማስቀመጥ እና ውጤትን ለማሻሻል ያረዱኛል። የምትጠቀማቸው መሳሪያዎች በጥቂት ምድቦች መካከል ልገልጻቸው ችሏል። የመጀመሪያው የቴክኖሎጂ መሳሪያዎች ናቸው ብዙ እጠብቅማለሁ ስልክ ላፕቶፕ ኮምፒውተር በመረጃ ማራኪ ስራ ማዘጋጀት እና ከሌሎች ጋር መጓባት ላይ አስፈላጊ ናቸው። እነዚህ መሰሪያዎች ስራዬን ፈጣንናና ቀላል የድርጉልኝ ሁለተኛው ቀላል የቢሮ መሳሪያዎች እጠቀማለሁ ደብተር ስክሪፕቶ መለኪያ መቀስ የተለያዩ ማስታወሻዎች መዝገቦች ሀሳቦችን ለመመዝገብ እና ስራዬን ለማደራጀት ይረዳኛል። እንዳ አንድ ጊዜ ነገሮችን በእጅ መጽሐፍ አይምሮዬ ስለሚያጠነክር ማለት ነው። ሶስተኛ በእጅ ስራ ጊዜ የሚያገለግሉ መሰሪያዎችን እጠቀማለሁ መዶሻ መቀስ መሳሪያ እና መሳሪያ መያዣ እና መለኪያ ቀላል ጥገና ወይም ፈጣራ ስራ ለመስራት ያግዙኛል እነዚህ መሳሪያዎች ስራውን በትክክል እንዲሰራ ይረዱኛል። በተጨማሪ የግል የጤና መሳሪያዎች ይጠቀማሉ ሰዓት መለኪያ ሙቀት ወይም የስፖርት መሳሪያዎች ጊዜን ለመቆጣጠር እና ጤናዬን ለመከታተል ስለሚረዱኝ ማለት ነው። በአጠቃላይ የምትጠቀምባቸው መሳሪያቸው እንደ ፍላጎቴ እና እንደ ስራዬ ይለያያሉ። ነገር ግን ሁሌ መሳሪያዎቼ ስራዬን እንዲ ቀላልና እንዲሳካ የሚያደርጉ ናቸው።

አዎ የህዝብ ማመላለሻዎችን እጠቀማለሁ። ለምሳሌ የህዝብ መመላለሻ ብለን የምንለው አንደኛ ባቡሮች አሉ የህዝብ ባቡር። ይሄ ባቡር ከአዲስ አበባ ወደ ድሬዳዋ የሚሰራ ስለሆነ አንዳንድ ጊዜ ወደዛ ስለምንቀሳቀስ እሱን አንደኛ የህዝብ ማመላለሻ እጠቀማለሁ። እሱ ባቡር ሁለተኛ አውቶብሶች አሉ። እነዚህ አውቶቡሶች የህዝብ ማመላለሻ አውቶቡሶች ስለሆነ አንደኛው ሁለተኛው በእነሱ እጠቀማለሁ ሶስተኛው ትናንሽ ሚኒባሶች አሉ። በእነዚህ ሚኒባሶች እየተመላለስኩኝ ማንኛውንም ነገር ለማድረግ ለመንቀሳቀስ የትራንስፖርት አገልግሎት በእነዚህ በሶስቱ አይነት የህዝብ ማመላለሻዎች ነው የምጠቀመው ማለት ነው

አዎ በገበያ ዋጋ መደራደር እችላለሁ። በገበያ ዋጋ ምደራደርበት ምክንያት አንደኛ አሳማኝ ያልሆነ ጥሩ እቃ ላይሆን ይችላል እንደ እቃውና ዋጋው የማይመጣጠን ከሆነ በደንብ አድርጌ ነው የምከራከረው የምደራደረውም ግዴታ ነው ለተገቢው እቃ ለተገቢው እቃ ተገቢውን ዋጋ ነው መክፈል የምፈልገው ስለዚህ አላስፈላጊ ናቸው ብዬ የማስባቸው ለምሳሌ የእቃውና ዋጋው የማይገናኝ ከሆነ ተደራድሬ ተከራክሬ ነው ብዙ ጊዜ የምገዛው። ስለዚህ አዎ በገበያው ጋር መደረግ በደንብ አድርጌ ነው የምችለው።

እኔ እንኳን ሙዚቃ የመስማት ፍላጎት የለኝም። ሙዚቃ ብዙ ጊዜ አላዳምጥም ስለማላዳምጥ በመስመር ላይ ግን የተለያዩ መዝሙሮችን ነው እንጂ የምጠቀመው እኔ ሙዚቃ አላዳምጥም። ያው የተለያዩ ጣዕም ያላቸው መንፈስን የሚያድሱ ጥሩ ጥሩ የሆኑ ቆንጆ መዝሙሮችን ነው። እንጂ ብዙ ጊዜ የማዳምጥ በመስመር ላይ ሙዚቃ እንኳን አላዳምጥም

አዎ ቡና መፍጨት አውቃለሁ ያው በእኛ ሀገር በድሮ ጊዜ አብዛኛው ቡና የሚፈጨው የሆነ ሙቀጫ የሚባል ነገር አለ መውቀጥ ነው። ሙቀጫና ዘነዘና የሚባሉ የቡና ምውቀጫዎች አሉ በሱ ነበር ሙቀጫዎች ቡናዎችን የምንወቅጠው። ያው ከጊዜ ግን በኋላ ቴክኖሎጂዎች በተሻሻሉ የተሻሻሉበት ጊዜ ላይ ስላለን የተለያዩ መጠን ያላቸው የቡና መፍጫዎች አሉ። ስለዚህ ብዙ አይነት የተለያዩ የቡና መፍጫዎች ስላሉ አውቃለሁ። ብዙ መፍጫ ማሽኖች ስላሉ በደንብ አድርጌ የቡና መፍጫዎችን አውቃለሁ

አዎ ፀጉሬን መንከባከብ እወዳለሁ። ምክንያቱም ፀጉሬ ለኔ ከ የውበት መገለጫዎቼ አንዱ ፀጉሬ ነው። ፀጉሬን በደንብ ነው የምንከባከበው። በየአስራ አምስት ቀኑ አንዴ በደንብ አድርጌ አጥበዋለሁ። በደንብ አድርጌ አጽድቼ መሰራት ካለበት እንዲሰራ አደርጋለሁ። የተለያዩ ቅባቶችን ትሪትመንቶችን አደርግለታለሁ። ምክንያቱም ቆንጆና ጽድት ጽድት ያለ ጥሩ ፀጉር እንዲኖረኝ ስለምፈልግ፤ በደንብ አድርጌ ነው ምንከባከቡ። ከምወዳቸው ራሴን ከመንከባከብ ከምወዳቸው የሰውነት ክፍሌ ውስጥ አንደኛ አካሌ ከሰውነት ክፍሌ ውስጥ ፀጉሬን ነው በደንብ አድርጌ የምንከባከበው። እና እወዳለሁ መንከባከብ

አዎ ዜና መስመር ላይ አነባለሁ አሁን በተለያዩ ማህበራዊ ሚዲያዎች ላይ ዜናዎች ይለቀቃሉ በተለይ ፌስቡክ ላይ ይለቀቃል እንደዚሁ በተመሳሳይ ኦንላይን ላይ የሚለቁ ብዙ አይነት ዜናዎች አሉ። ቲክቶክ ላይ እንደዛው ይለቀቃሉ ቴሌግራም ላይ በተመሳሳይ ይለቀቃሉ። አዎ በመስመር ላይ በደንብ አድርጌ ነው የማነበው። የሚነበቡ ስለሆኑ በተለይ ፌስቡክ ላይ በደንብ አርጌ አነባለሁ። ማህበራዊ ሚዲያ ላይ የሚለቀቀው ማንኛውም ዜናዎችን በመስመር ላይ አነባለሁ

እኔ ያው ቤቴን የማጸዳው ያው አብዛኛው ጊዜ ከሰኞ እስከ አረብ ስራ የምውልበት ነው ጊዜ ነው። ብያለሁ ግን ቤቴን የማጸዳው በቀን ውስጥ ሁለት ጊዜ አጸዳለሁ በደንብ ጠርጌ በደንብ አድርጌ ጠዋትና ከምሳ ሰዓት በኋላ ማለት ወይ ደግሞ ቤት ውስጥ ከሆንኩኝ ጠዋት እና ከምሳ በኋላ አደርገዋለሁ ነገር ግን ስራ ሙሉ ከሆነ ጠዋት ወደንብ አጽድቼ ነው የምወጣው ስመለስም በተመሳሳይ በደንብ አርጌ አጸዳለሁ። የተለያዩ አቧዋራዎች ሊኖሩ ስለሚችሉ በቀን ሁለቴ ነው ቤቴን የማጸዳው ማለት ነው

አዎ የስራ ልብስ እለብሳለሁ ያው በቢሮአችን የራሱን የቻለ የሆነ አለባበስ አለ። ግዴታ ያንን የስራ ልብስ ነው ለብሰን ሁላችንም መግባት ስለሚጠበቅብን መግባትም ስላለብን ግዴታ ስለሆነ የስራ ልብስ። ለብሼ ነው የምገባው ከስራ ልብስ ውጪ ቢሮ ላይ መግባት ስለማይቻል አልችልም የስራ ልብሴን በአግባቡ አጽድቼ የተጸዳ መሆኑን አረጋጬ ተኩሼ አግባባለሁ። መንገድ ልብሴን ለብሼ ነው። ቢሮ የምት

እኔ ወደ ገበያ የምሄድበት ጊዜ በሳምንት አንድ ጊዜ ነው የምሄደው ምናልባት አንዳንድ ጊዜ ተጠቅሜ የሚያልቁኝ ነገሮች ካሉ በአጋጣሚ ሊሄድ እችላለሁ ነው። እንጂ ቋሚ የገበያ ቀን የምሄደው እኔ በእረፍት ቀኔ ነው። እሱም የእረፍት ቀን ቅዳሜና እሁድ ነው ቅዳሜ ቀን ነው። ገበያ ገበያ ሄጄ የሚያስፈልጉኝን ለሳምንት የሚሆኑ አስፔዛዎችም ይሁኑ የተለያዩ ነገሮችን የምገዛቸውን ነገር ሄጄ የምገዛው ቅዳሜ ቅዳሜ ነው። ስለዚህ በሳምንት አንድ ቀን ነው እኔ ገበያ የምሄደው

እኔ የምወደው የስፖርት አይነት እግር ኳስ ነው እግር ኳስ በአለም ላይ። በጣም የተወደደና ብዙ ሰዎች የሚያካትት ስፖርት ሲሆን ለኔ ብቻ ሳይሆን ለብዙ ሰዎች የደስታ አንድነት እና የመዝናኛ ምንጭ ነው ይሄ ስፖርት። ቀላል መሳሪያ ብቻ ይፈልጋል ኳስ እና ክፍት መሬት ቢኖር በማንኛውም ቦታ መጫወት ይቻላል። ስለዚህ እግር ኳስ ለሁሉም ሰው ተደራሽ ያደርገዋል ማለት ነው። እግር ኳስ እሚያደስተኛ ምክንያት አንዱ የቡድን መንፈስ ነው። አንድ ቡድን ለማሸነፍ ተጫዋቾችን እርስ በእርሳቸው መተባባል መጓባትና መረዳት አለባቸው። እያንዳንዱ ተጫዋቾች ራሱ የሆነ ሚና አላቸው ማለት ነው። እና አንዱ ቢያጣ ሌላው ሊያስተካክል ይገባል። ይህ ነገር በህይወት ውስጥም አንድነት ትብብር እንዴት እንደሚያስፈልግ ያስተምራል ማለት ነው። በተጨማሪ እግር ኳስ ለአካል ጤና ብዙ ጥቅም አለው መሮጥ መዝለል መዞር እና ኳስ መቆጣጠር ሰውነትን ያንቀሳቅሳል። ጡንጫዎችን ያጠናክራል እና የልብስ ጤናን ያሻሽላል። የልብን ጤናን የሚያሻሽላል በመደበኛ ሁኔታ ግን። በመደበኛ እውነት እግር ኳስ የሚጫወት ሰው ከብዙ ከብዛት ህመም እና ከድካም ይርቃሉ። እንዲሁም አካላዊ እንቅስቃሴ አእምሮዋን ያረጋግጣል እና ጭንቀትን ይቀንሳል። እግር ኳስ አእምሮን የሚያሰለጥን ስፖርት ነው። ተጫዋቾች ፈጣን ውሳኔ መስጠት የተቃዋሚን እንቅስቃሴ መገመት እና ስትራቴጂ መዘጋጀት ይኖርባቸዋል። አንድ ኳስ እንዴት እንደሚያልፍ? መቼ መምታት እንደሚገባ ወይም መቼ መስጠት እንደሚገባ ማሰብ ያስፈልጋል። የግብር በትምህርት እና በስራ ላይ በጣም ጠቃሚ ነው። እግር ኳስ እንዲሁም ሰዎች የሚያቀራርብ ስፖርት ነው። ሰዎች ከተለያዩ ቋንቋ ባህልና ሀገር ቢመጡም እግር ኳስ ሲጫወቱ ወይም ሲመለከቱ። አንድ ይሆናሉ ትልቅ ውድድሮች ጊዜ ሰዎች በአንድ ቤት ይደስታሉ ይደክማሉ እና ሀገር ሀገራቸውንም ይደግፋሉ ማለት ነው። ነገር እግር ኳስን ከሌሎች ስፖርት የሚለይበት አንዱ ጉዳይ ነው። ለኔ በግል ደረጃ እግር ኳስ መጫወትና መመልከት የቀኑን ድጋም ያስረሳኛል። ከትምህርት ወይም ከስራ በኋላ ከጓደኞቼ ጋር ኳስ መጫወት ያመጣል ግንኙነታችንን ያጠናክራል አንዳንድ ጊዜ መሸነፍ ቢኖርም። ከዚያ መማር እና ወደፊት መሻሻል እንዳለ ያስተምራል። በአጠቃላይ እግር ኳስ ለኔ ብቻ መዝናኛ ሳይሆን የህይወት ትምህርት የሚሰጥበት ስፖርት ነው። አንዳንድ አንድነትን ትጋትን ትግስትን እና ፈጣን ውሳኔ መስጠት ያስተምራል። ስለዚህ እግር ኳስ ጓዝ እኔ የምወደው የስፖርት አይነት ነው። እና የስፖርታዊት መሆኑን በፍጹም የሚያስተስተኝ ነው ማለት ነው። ያው ብዙ ጊዜ እዚህ አሁን ባለው ቦታ ጓደኞች አሉኝ። ከእነሱ ጋር አብረን ያው ሁለት ቡድን እንመሰርትና የጋራ የሆነ በተለይ ማታ ከአስራ አንድ ሰዓት እስከ አስራ ሁለት ሰዓት ባለው ሰዓት ውስጥ ኳስ እንጫወታለን። ሰውነታችን ይነቃቃል ሰውነታችን ጠንካራ እንዲሆን ያደርጋል። ጥሩ እንቅስቃሴ እናደርጋለን እንጫወታለን እንዝናናበታለን በተለይ የበለጠ እንዝናናበት ነው። ሌላው ሁለተኛው መረብ ኳስ ነው። መረብ ኳስ በጣም ደስ የሚል የስፖርት አይነት ነው። እና ያው እዚህ ባለውበት ቦታ ላይ ከጓደኞቼ ጋር ሆናል እንደዚሁ እሱንም በተለያየ ጊዜ ግጥሚያ እያደረገን እንጫወታለን እንዝናናለን። ለመዝናኛነት ነው አብዛኛውን ጊዜ የምንጠቀምበት ያ ስፖርት። ስፖርት ችሎታችንንም ለማዳበር በደንብ ይጠቅመናል ያግዘናል ማለት ነው። ስለዚህ እሱንም መረብ ኳስም በጣም ነው የምወደው እሱ አሪፍ ጨዋታ ነው። ሌላው የምወደው ስፖርት አይነት። ባስኬትቦል ባስኬትቦል በጣም ደስ የሚል ጨዋታ ነው። እሱም በተመሳሳይ የምወደው ጨዋታ ማለት ነው። እነዚህ አሁን የዘረዘርኳቸው ጨዋታዎች የምወዳቸው የስፖርት አይነቶች ናቸው ማለት ነው።